የምትመኘው ስራ ምንድነው ነውምመኘውንላይ እየሰራሁም ያለሁት የእምመኘውን ስራ ነው በዋናነት መሃንዲስ መሆን ነው እምመኘው ነገር ከዛ ደግሞ ሰአሊ መሆንና እንደዚሁም ደግሞ የፋሽን ባለሙያ ማለት ፋሽን ዲዛይነር መሆን ነው አሁን ላይ የእጅ ስራዎችን እሰራለሁኝ ብዙ አይነት ልብሶችን እሰራለሁ መሀንዲስም ነኝ ስዕልም እየተማርኩኝ ነው ያለሁት ወደፊት ደግሞ የምመኘው አሁን ያልተሳካልኝ የምለው ፋሽን ዲዛይነር መሆን ነው።

በቡድን መስራት ትወዳለህ? ነው አዎ በሚገባ በተለይ ደግሞ ከስራ ካለኝ ልምድ። ሁሉንም የሰራኋቸውን ስራዎች ሁልጊዜም በቡድን ነበር የምሰራቸው። ያው በቡድን ስንሰራ። ብዙ አይነት ሀሳቦች አሉ ብዙ አይነት የሀሳብ መለዋወጥ እንደዚሁም ደግሞ ብዙ አይነት ልምድ መቅሰም አለና። በቡድን መስራት በጣም ነው የምወደው

በአካባቢው ድልድል አለ ነው። አዎ አለ። ያው እንደወጣው አገኘዋለሁ ወይም ደግሞ በሬ ላይ አለ የምለውን ያክል ቅርብ አይደለም። ግን ደግሞ ድልድይ አለ ያው ድልድይ ስንል ግን ብዙ አይነት ነው እኔ የምለው አሁን ልክ እንደ ቀለበት መንገድ ያለውን ከላይ ያለውን ነው። ወይንም እንደዚህ ከታች ውሃ ያለበት አይነት አይደለም

የምትመኘው የእረፍት ጊዜ ምንድነው ነው? እ በዓላት ላይ በዓላት ለይ የዋለ የእረፍት ጊዜ ደስ ይለኛል። አንደኛ በዓሉን በደንብ ማክበር እችላለሁኝ በዓሉን የማከብርበት ሰፊ እድል አገኛለሁኝ። ሁለተኛ ደግሞ ያው በዓል ሲመጣ ቤተሰብና ጓደኛ መሰባሰብ መገናኘት ስለሚቻል። የ ያኔ ሰፊ ጊዜ እንዲኖረኝ ያደርጋል

የጧት ወይንስ የማታ ሰው ነህ ነው። እኔ የማታ ሰው ነኝ ጧት ላይ በጠዋት መነሳት ብዙም አይመቸኝም ግን ማታ እስከፈለግሽው ቆዪ ብባል መቆየት እችላለሁኝ አንዳንዴ ግን ያው ስራ መግባት ስላለ የግዴታ ሆኖ ጠዋት እነሳለሁ እንጂ የማታ ሰው ነኝ

ኮከቦችን መመልከት ትወዳለህ ወይ? አዎ በጣም ያው እኔ በባህሪዬ ተፈጥሮን ነው በጣም የማደንቀውና ምሽት ላይ ወጥቼ ኮኮቦችን መመልከት በተለይ ደግሞ ከምወዳቸው ሰዎች ጋር ጓደኛዬ ሊሆን ይችላል ወይም ደግሞ ቤተሰቦቼ ከቅርቤ ካልኩት ሰው ጋር ኮኮቦችን እያዩ ማውራት መጫወት በጣም ደስ ይለኛል

የስራ ቦታህ እንዴት ነው ነው? ያው በመጀመሪያ በአቅራቢያዬ የሚገኘው። ቢሮ ውስጥ ነው የሚሰራው ሁሉም ሰው ቢሮ አለው። ያው እኔ የምሰራው ኢንጂነሪንግ እና ሴልስ ዲፓርትመንት ላይ ነው የራሳችን ቢሮ አለን። እንደዚሁም ደግሞ ለማናጀሩ ለሲኢኦ ደግሞ የራሳቸው ቢሮ አላቸው። ያንን ነው የሚመስለው የኛ

በአደባባይ መናገር ትችላለህ ነው? አዎ እችላለሁ። ድፍረቱ አለኝ ያው ከልጅነቴ በትምህርት ቤታችን ውስጥ ያለችዋን ትንሽዬ የሚኒ ሚዲያ ክፍል ውስጥ እያገለገልኩኝ ነው ያደኩት እና በአደባባይም ሆነ በሰዎች መሃል ለመናገር አልፈራም፤ ግን ደግሞ እንደ ምርጫ ሆኖ ብዙም አይመቸኝም

ምን አይነት መሳሪያዎች ትጠቀማለህ ነው ያው መሳሪያ ስንል በጣም ብዙ አይነት መሳሪያ ነው ያለው። ያው እኔ ግን አሁን ላይ የምጠቀመው መሳሪያ አንደኛው ልብሶችን የምሰራበት መሳሪያ አለ አንድ እሱ ነው ሌላ ደግሞ ቤቴ ውስጥ ምግብ ለማብሰል የምጠቀማቸው የተለያዩ አይነት እንደ ምድጃ ወይንም ደግሞ እንደ ጁስ መፍጫ ያሉ መሳሪያዎች ናቸው።

የምትወደው ፊልም ምንድነው? ነው ያው እኔ እስካሁን ድረስ ከሀገሬ ቋንቋ ውጪ ሌሎችም ብዙ አይነት የውጪ ፊልሞችን አይቻለሁኝ። ግን እንደ አጠቃላይ ረቡኒ የሚባል የአማርኛ ፊልም አለ። እሱን በጣም እወደዋለሁ በጣም አስተማሪ ነው። አሁን ላይ ዘመናዊነት ያመጣብን ጣጣዎች በተመለከተ ነው እና በጣም ደስ የሚል ፊልም ነው። እሱን ከሁሉም አብልጬ ነው የምወደው

በስልክ ገንዘብ ትልካለህ ወይ ነው? አዎ ሲጀመር አሁን ላይ በስልክ ብቻ ነው ማለት ይቻላል ገንዘብ መልከው ቴሌብርም ተጠቅሜ ሊሆን ይችላል። ያው ደግሞ ሌላኛው አብዛኛው ሰው የሚጠቀመውን የኢትዮጵያ ንግድ ባንክን ተጠቅሜ። የተለያዩ መላክ ያሉብኝንም ገንዘቦች እንደዚሁም ደግሞ ግዢም ፈጽማለሁ

በመስመር ላይ ገዢ ነህ ነው። ያው እንደምገዛው አይነት ነገር ይለያያል ብዙ ጊዜ የአየር ሰዓት ስገዛ። ሁል ጊዜም መስመር ላይ ነው የምገዛው። ግን ደግሞ ሌሎች ነገሮች ሲሆኑ በአይን መታየት የሚፈልጉ አይነት ነገሮች ሲሆኑ በአካል እገዛለሁኝ። ሌላውን ግን በመስመርም የምገዛቸው ነገሮች

የጫማ ቁጥር ስንት ነው ነው ያው የጫማ ቁጥሬ ሰላሳ ስድስት ነው። ግን ደግሞ አንዳንዴ እሚለያይበት ጊዜ አለ። ለምሳሌ ከፍታ ያላቸው ጫማዎች ስትጠቀም ሰላሳ አምስት ይሆናል ሽፍን ከሆኑ ሰላሳ ሰባት ደግሞ ይሆናል ክፍት ከሆኑ ማለት ነው። እንደዚሁም አንዳንዴ ጫማቸው ሞደ ጠባብና ሞደ ሰፊም ሲሆኑ ይለያያል

በቤትህ ውስጥ ወይስ በውጭ መሆን ትመርጣለህ? ነው እኔ የምመርጠው በቤቴ ውስጥ መሆን ነው። ያው ብዙ ጊዜ የምፈልጋቸው ነገሮች ቤቴ ውስጥ አሉ ያ ሁሉም ሰው። የሚፈልገውና የሚያዝናናው ነገር ይለያያል እንደየሰው ልክ በዚያ መሰረት እኔ የምፈልጋቸው ነገሮች ሁልጊዜም ቤቴ ውስጥ ስለሚሆኑ። አንዳንዴ አየር ለመቀበል ተፈጥሮ ለማድረግ ካልሆነ ውጪ ላይ ብዙም አልወድም

ከአለቃህ ጋር ግንኙነትህ እንዴት ነው ነው? ከአለቃዬ ጋር በጣም ደስ የሚል ግንኙነት ነው ያለኝ በጣም እንከባበራለን። ይረዳኛል ይደግፈኛል እኔም ደግሞ የተሰጠኝን ትእዛዝ በአግባቡ እወጣለሁኝ ሀላፊነቴንም እንደዛው እወጣለሁኝ። እና በጣም ደስ የሚልና በጣም ጥሩ ግንኙነት ነው ያለን

በልጅነትህ የምትወደው ጨዋታ ምን ነበር ነው? በልጅነቴ እቃቃ ጫዋታ እና ከእኩዮቼ ጋር በመሆን አንድ ላይ ተሰበሰበን። አሽንጉሊት አሸንጉሊት ይዘን ምንጫወተው ጨዋታ ማለት ነው። ያው እየተሯሯጡ ምናምን የምትጫወቱን እንኳን በልጅነቴ አልወድም ነበር

ምን አይነት ስልክ ትጠቀማለህ ነው? ስማርት ፎን ነው የምጠቀመው። አሁን ላይ ያው ስልካችን በስልካችን ነው ሁሉንም ነገር የምናደርገው። ሁሉም ነገር ጊዜው ቴክኖሎጂው ተሻሽሏል ዘመኑም ተሻሽሏል። ግዢም ሆነ የተለያዩ መተግበሪያዎችን በመጠቀም ሁሉንም ነገር በስልካችን ነው የምንጠቀመው። እኔም ደግሞ ለዚህ አገልግሎት እንዲያስችለኝ ስል ስማርት ፎን ነው የምጠቀመው